እሺ እድሉ ስለተሰጠን እንናመሰግለን የአሁኑ ጥያቄ የሚለው መዘመር ትወዳለህ ነው። በመጀመሪያ መዝሙሩ ምንድነው? መዝሙር መውደድስ ምን ለምን ይጠቅማል? አለመውደድ ምን ጉዳት ያመጣል። የሚለውን የተለያዩ መልሶች ወይም የተለያየ ሁኔታ ብናይ ይሄን ጥያቄ የተሻለ ነው ብዬ አምናለሁ። ምክንያቱም መዘመር ማለት በጣም አስፈላጊ ነገር ነው። መጀመሪያ መዝሙር ማለት ሰዎች በመሰብሰብ በዝማሬ የሚያደርጉት የዜማ አይነት ነው። ስለዚህ መዝሙር በተለያየ ሁኔታ ሊደረግ ይችላል። አንደኛ የልጆች መዝሙር ሊሆን ይችላል። የልጆች መዝሙር ማለት ልጆች በትምህርት ቤት ወይም አፋቸውን ለመፍታት የሚያደርጉት። ሙዚቃ ወይም መዝሙር ልጆችን ለማስተማር የምንጠቀምበት በተለይ በትምህርት ቤት አካባቢ የሚዘወተር ሆኖ እናገኘዋለን። ምክንያቱም ልጆቹን በቀላሉ ለማስተማር ትምህርት እንዲገባቸው ለማዝናናት ትምህርት በትምህርት ሰዓት በሚደክማቸው ጊዜ መዝሙር ይጠቀማሉ። ስለዚህ መዝሙር የራሱ የሆነ ትልቅ አስተዋጽኦ ልጆች ላይ ያሳድራል ማለት ነው። ያንን ትምህርት ቤት በመረዳታቸው ምክንያት ልጆች ደጋግምው እንዲዘምሩና አፋቸውን እንዲፈቱ የተለያዩ ነገሮችን እንዲያውቁ በመዝሙር የተለያዩ ትምህርቶችን የማስተማር ሂደት ይደረጋል። ያ ደግሞ ልጆች ላይ ትልቅ ተጽዕኖ ያሳድራል ምክንያቱም በቀላሉ ነገሮች እንዲማሩ ነገሮች እንዲረዱ ያደርጋል። ሁለተኛው የመዝሙር አይነት ስንመጣ መንፈሳዊ የመዝሙር የት አለ? እንግዲህ መንፈሳዊ መዝሙር አይነት ማለት ሰዎች አምላካቸውን ለማመስገን የሚጠቀሙት ሲሆን ያ ደግሞ መንፈሳዊ መዝሙር ይባላል። እሱም በተለያዩ የመንፈሳዊ ተቋማት በእስልምና በፕሮቴስታንት እንዲሁ በኦርቶዶክስ እምነት የተለያዩ የአዘማመር ስልቶች አሉ። እነዚህ የአዘማመር ስልቶች ለምንድነው የሚያገለግሉት? ካልን ጌታቸውን ለማመስገን እና አምላካቸውን በመዝሙር ለማመስገን ስለዚህ መዝሙር ለማመስገን ለመመማሪያ ለተለያዩ ነገሮች ያገለግላል ወይም ይጠቅማል። ብለን መናገር እንችላለን። ስለዚህ መዝሙር በጣም አስፈላጊና የሚሆን ነገር ጥሩ ነገር ነው ብዬ አምናለሁ። ስለዚህ ሰዎች እሱን ቢያደርጉ ምንም እንትን አይባልም። የራሳቸው የራሳቸው ነገር ነው የሚያካሂዱት ስለዚህ በጣም አሪፍ ነገር ነው። ጥያቄውን ለመመልስ ያክል መዝሙር ትወዳለህ ከተበልኩኝ አዎ እወዳለሁ። ምክንያቱም ከልጅነቴ ጀምሮ መዝሙሮችን እየዘመርኩ ነው ያደግኩት። በመዝሙሮች የተለያዩ እውቀቶችን የተለያዩ ነገሮችን ወደ አእምሮዬ አስገብቻለሁ ስለዚህ ተጠቃሚ ስለሆንኩኝ ለአእምሮዬ ብዙ ነገር ስላገኘሁኝ። መዝሙር እወዳለሁ። እኔ ብቻ ሳልሆን አብዛኛው ሰው መዝሙር የማይወዱበት ነገር ምክንያት የለውም። መጀመሪያ አፋቸውን የፈቱት በመዝሙር የተለያዩ እውቀቶችን አግኝተው በመዝሙር ስለሆነ የመጀመሪያው ምክንያት ይሄ ሊሆን ይችላል። ሁለተኛው ምክንያት ደግሞ ሰዎች አምላካቸውን ያመሰገኑት በመዝሙር ስለሆነ። ሁሉም እውነት ሊባል በሚቻል ደረጃ ሁሉም መዝሙርን የመጠቀም አዝማሚያ ይታያል እሱም ሰዎች እንዲወዱት ምክንያት ሊሆን ይችላል ብዬ አስባለሁ። እና የተለያዩ የራሱ ምክንያቶች ይኖሮታል እሱም እንደ ሰዎች ማንነት እንደ ሰው የሰራ ሂደት። የማህበራዊ የፖለቲካዊ ሁኔታ ይወስናል። ምክንያቱም በመዝሙር ብዙ ነገሮች ይገለጣሉ። ብዙ ነገሮች እንድል ኢቭን መንግስት እንኳን ብዙ ነገሮችን በመዝሙር ማስተላለፍ ስለሚፈልግ መዝሙሩ አንደኛው አካል ነው ብለን መናገር እንችላለን። ስለዚህ መዝሙር በጣም አስፈላጊ እና የሚወደድ ነገር ነው። የኔን ስናየው አዎ መዝሙር እወዳለሁ በጣም አስፈላጊ ነገር ስለሆነ መዝሙር እወዳለሁ ብዬ እናገራለሁ።

ያሁኑ ጥያቄ ምንድነው መተግበሪያዎችን ታወርዳለህ የሚለው እንግዲህ ይሄን ጥያቄ ለመመለስ መተግበሪያዎች ምንድን ናቸው ምን ላይ ነው የሚሰሩት? መተግበሪያዎች ምን ምን ጥቅም አላቸው የሚለውን በዝርዝር ካየን በኋላ ነው ይሄን ጥያቄ መመለስ ያለብን ምክንያቱም። መጀመሪያ ጥሬ ቃሉን ሳንረዳ ወይም ጥሬ ትርጉሙን ሳናውቅ ይሄን ነገር እናብራራለን ብንል ችግር ይፈጠራል። ስለዚህ ምዕራፍ መተግበሪያ ምንድነው ብለን በምን አይበት ጊዜ እንግዲህ? መተግበሪያ ማለት በሞባይሎች ላይ ወይም በስልኮች ላይ እየተጫነ እኛ ኑሮ የሚያቀልልን የተለያዩ ነገሮችን የምናደርግበት አፕሊኬሽን ወይም መተግበሪያ በመባል ይጠራል። እንግዲህ መተግበሪያ የተለያዩ ጥቅሞች አሉት። ገንዘብ ለማስተላለፍ ራሳችንን ለማዝናናት የተለያዩ አዳዲስ ነገሮችን ለማየት ለምሳሌ እንደ ቲክቶክ እንደ ፌስቡክ ገንዘብ ማስተላለፊያ እንደ ቴሌብር እንደ ንግድ ባንክ እንደ ሲቢኢ የተለያዩ መተግበሪያዎች አሉ። ስለዚህ እነዛ መተግበሪያዎች ደግሞ ለምንድነው የተፈጠሩ ብለን በምናይበት ጊዜ የኛን ህይወት ለማቅለል ለኛ ነገሮች እንዲሻል ለማድረግ የተፈጠሩ መተግበሪያዎች ናቸው። እነሱም የራሳቸው የሆነ ምን አላቸው ካልን ጥቅም አላቸው። ጥቅማቸው ከተሰሩበት አላማና ከሰሩበት ሁኔታ የመለያየት ነገር ይታያል። ስለዚህ መተግበሪያዎች በጣም አስፈላጊ ነገራቶች ናቸው። ጥያቄው በምናይበት ጊዜ መተግበሪያ ታወርዳለህ ወይ ነው? አዎ አወርዳለሁ የማወርደውም ከፕላይ ስቶር። ለተለያዩ ጥቅሞች የተለያዩ ነገሮችን ለመማር የተለያዩ ነገሮችን ለመስራት። አዎ መተግበሪያዎችን አወርዳለሁ መተግበሪያዎችን እጠቀማለሁ ብዬ እመልሳለሁ ማለት ነው።